እሺ በአሁኑ ደግሞ ማር ትወዳለህ ወይ? ነው ማር ማር እወዳለሁ አዎ ቆንጆ ማር ንጹህ ማር ከተገኘ መብላቴ አይቀርም እወዳለሁ። ያው ሲበዛ ግን ማሩ ትንሽ ደስ አይልም ለጤናም ጥሩ አይደለም። እንደገና ጣፋጭነቱ ስለሚበዛ የመረበሽ የመረበሽ ስሜት አለው ነገር ግን ማር ሳይበዛ በትንሹ ቆንጆ ነውና ግን አሁን ላይ እኛ የተቸገርነው ያው ንጹህ ማርና ቆንጆ ማር ማግኘቱ ላይ ነው። ዋናው ችግር ያለው ንጹህ ማር ማግኘት ትንሽ እየከበደ ነው። የተለያዩ ነገሮች ይቀላቀልበታል ሙዝ ምናምን የሚቀላቅሉ አሉ። ምግብ ያልሆነ ነገር የሚቀለቅሉ አሉ። ገበያው ላይ ስለዚህ አንደኛ እሱ ነው ሁለተኛ ደግሞ ማር በጣም እየተወደደ መጥቷል። አሁን አንድ ኪሎ አንድ ሺህ ስምንት መቶ ብር የኢትዮጵያ ብር ነው በዛሬው ጊዜ እስከ ሁለት ሺህ ብር ይደርሳል። በጣም ጥሩ የተባሉትም ደግሞ ከዛ በላይ ናቸው። ይሄ አቬሪጅ ዋጋ ነው እና በጣም ተወዷል ሶ ያን ያህል ገዝቶ የመብላት አቅም ስለሌለው ሰውም አይዳፈርም። ግን ያው ጥሩ ማርያም ከተገኘ ገዝቶ ቢበላ ጥሩ ነው። እንደገና እኛ ሀገር ደግሞ ወደ ገጠሩ ወደ ክፍለ ሀገር ነው በብዛት ማር ያለው ንቦች ከንብ የሚመጣ ስለሆነ ንቦች ደግሞ የበረሃ ጫካ እና ሰው ያልበዛበት አካባቢ ስለሆነ ጸጥታ ስለሚፈልጉ ወደዛ ነው ቀፏቸውን ወይም ደግሞ ቤታቸውን የሚሰሩት ስለዚህ አብዛኛው ማር ከክፍለ ሀገር የሚመጣ ነው እንደየ ክፍለ ሀገሩ ደግሞ ይለያያል። የትግራይ ማር የ የቆቦ ማር አማራ ክልልም እንደዚሁ ማሮች አሉ የጎጃም ማር ይባላል። ስለዚህ እነሱን በደንብ ይዞ የመቀጠል እና ጥሩ ማር ቢገኝ የመግዛት እንትኑ ፍላጎቱ አለኝ። ያም ደግሞ ማር ስለምወድ ነው። እንግዲህ ማር ያው እወዳለሁ።

ያሁኑ ደግሞ ከአለቃህ ጋር ግንኙነትህ እንዴት ነው የሚል ነው? እንግዲህ አለቃዬ ጋር በጣም ጥሩ ግንኙነት ነው ያለኝ የሚሰጠኝን ስራ እሰራለሁ እሱም ደግሞ ስለሚተማመንብኝ እምነት ስላለው በእኔ ላይ ብዙ ፀብና እንትን የለንም በጥሩ ግንኙነት ላይ ነው ያለነው። ብዙ አለቆች ከዚህ በፊትም ያው የመንግስት መስሪያ ቤት ስለሆነ የሰራሁት። የተለያዩ አለቆች ገጥመውኛል። ሁሉም ከእኔ ጋር ያላቸው ግንኙነት ጥሩና መልካም የሚባል ነው አብዛኞቹ በምስጋናና በአድናቆት ነው እስካሁንም የተለያየነው። በዋናው ነገር ስራ ስለምሰራላቸው እና የሚፈልጉትን ስራ በጥራት ጥሩ አድርጌ ስለምሰራ በደንብ አለቆች በፖለቲካል አለቆችም ሊሆን ይችላሉ ወይ ዳይሬክተሮችም ሊሆን ይችላሉ። ጥሩ አይነት ግንኙነት ነው ያለኝ። በብዛት ያው ዋና የሚያገናኘን ነገር ስራ ነው ከዛ ያለፈ ነገር ስለሌለን። ስራውን ደግሞ በአግባቡ ለሚሰራ ሰው አለቆች ብዙም ብዙ ጊዜ ጥሩ ጥሩ አይነት አመለካከት ነው የሚያድርባቸው። ስለዚህ ዋናው ደግሞ እነሱም ተወቃሽ እንዳይሆኑ ስራዎችን በጥንቃቄ ሰርቶ ማቅረብ በጊዜ ማቅረብ ያስፈልጋል። እና በዛ ሁኔታ ላይ ነው ያለሁት አሁንም። ያለሁበት ቢሮ ላይ። ሁለት አመት አልፈን ነውና ከአዲሱ አለቃ ጋር ተሹሞ ከመጣበት ጊዜ ጀምሮ ያው እስካሁን እሱም ስራ ይሰጠናል እኛም ቆጥረን ተረከበን እንሰጠዋለን መልሰን ሰርተን እንሰጠዋለን ስለዚህ በዛ መልክ ነው። ያለነው ጥሩ ግንኙነት ነው ያለኝ ከአለቃዬ ጋር።

ያሁኑ ደግሞ ያው እሳት ማንደድ እሳት ማንደድ ትችላለህ ወይ የሚል ነው? እሳት ማንደድ እኔ አልችልም። ያው በ በከሰልም በእንጨትም ተጠቅሜ ስለማላውቅ አብዛኛው ኤሌክትሪክ ስቶቭ ነው የምጠቀመው። እሳት ያነደድኩበት ጊዜ ትዝ አይለኝም ያው ባለቤቴም ስላለች እሷ ነች ስራዎችን በብዛት የምትሰራው የዚህ የቤት ስራዎችን ስለዚህ እሷ ጎበዝ ስለሆነች በሷ ጥየዋለሁና። ለቡና ለቡና ለምሳሌ ከሰል ይና ይነዳል። መብራት በማይኖርበት ሰዓት ምግብ ለማብሰል ከሰል ታነዳለች። እና ያንን ለማንደድ እሳት ግድ ይላታል ስለዚህ ያንን እሳት አንድዳ ነው የምትጠቀመው። እኔ በዛ ውስጥ ብዙም እንቅስቃሴ ስለሌለኝ እሳት ማንደር ብዙ አልችልም። ምናልባት በ ክብሪት ተጠቅሞ ለማንደድ መሞከር እችላል እችል ይሆናል ግን እስካሁን አንድጄ አላውቅም። ስለዚህ እሳት ማንደድ አልችልም።

ዶሮ አለህ ወይ ነው የሚለው የአሁኑ ጥያቄ? እኔ ዶሮ የለኝም አላረባም። የምኖረውም ኮንዶሚኒየም ላይ ስለሆነ ለዶሮ ለማርባት አይመቸም። ግቢ ያላቸው ሰዎች ግን ያው ዶሮ ያረባሉ። ሰፋ ያለ ግቢ ያላቸው ዶሮዎችን እየገዙ እዛ የማርባት ስራ ይሰራሉ። ከዛ እንቁላሉን የመጠቀም የመሸጥ ነገር አለ። እኔ ግን ያው አንደኛ ኮንዶሚኔም ነው ያለሁት ስቱዲዮ ላይ ነው ያለሁት። ስለዚህ ዶሮ ለማርባት አይመችም ሽታ ድምጽ ምናምን ምግብም እነሱም በቀላሉ የሚጎዱ ስለሆኑ ዶሮ ለማርባት አይመቸኝም። የለኝም ግን ዶሮ ደግሞ ስንፈልግ ገበያ ወተን እንደልብ ለበአል ስለምናርድ። ዶሮ ስንፈልግ እዛ ነው ሄደን የምንገዛው ማለት ነው።

ከጎረቤቶቼ ጋር በጣም ጥሩ ግንኙነት አለኝ። ያው እኛ ማህበረሰብ ጋር ኢትዮጵያ ላይ በብዛት ጉርብት እና ትልቅ ቦታ የሚሰጠው ነው። በማህበረሰብ ማህበራዊ ግንኙነታችን በጣም የጠነከረ ነው። በለቅሶ በሀዘን በደስታ ሁሉ እንገናኛለንና። ከጎረቤቶቼ ጋር እኔም በጣም ጥሩ የሆነ ግንኙነት አለኝ። አሁን ላይ የምኖረው በኮንዶሚኒየም ስለሆነ ኮንዶሚኒየም ደግሞ ያው የጋራ መኖሪያ ስለሆነ በጋራ የምንኖርበት ቦታ ነው እና በኔፍሎር ላይ ብቻ ወደ አራት ሰው አለ። አብረን የምን ኮሪደር የምንጋራ ሰዎች ስለዚህ አራቱም ሰዎች ጋር ከእኔ ውጪ ያሉ ሶስቱ ጎረቤቶች ጋር ጥሩ ግንኙነት አለን። እነሱም ከእኔ ጋር እንደዛው በተለያዩ ማህበራዊ ጉዳዮች በእንደዚህ አይነት ነገር እንገናኛለን በሰላም ነው እስካሁን እየኖርን ያለነው። አሁን የገባሁበት ኮንዶሚኒየም ላይ ወደ ሁለት አመት በላይ ሆኖኛልና። በሁለት አመት ውስጥ ምንም ጸብም ጥልም ሳይኖር በሰላም እና በፍቅር አብረን እየኖርን ነው። ያለነው

ለስራ ትጓዛለህ ወይ የሚል ነው ያሁን ጥያቄ? አዎ በጣም እጓዛለሁ እንደውም የኔ የስራ ቦታዬ ራቅ የሚል ቦታ ነው። ወደ መሃል ከተማ መሃል አዲስ አበባ ላይ ፒያሳ የሚባል ሰፈር አለ። የአዲስ አበባ ሴንተር ወይም ማዕከል የሚል ቦታ ነው እዛ ላይ ሄጄ ነው። የምሰራው የምኖረው ደግሞ ከአዲስ አበባ ወጣ ብሎ ጫፍ ላይ ያለ ኮዬ የሚባል አካባቢ ነው አሁን በሸገር አስተዳደር ስር ነው ያለው። እና በሁለቱ መካከል ቢያንስ ወደ ከሃያ እስከ ሃያ አምስት አካባቢ ኪሎ ሜትር ያህል ከዛም በላይ ሊሆን ይችላል ርቀት አለው። ስለዚህ እሱን ያው ጠዋት ጠዋት ሄጄ ማታ ነው የምመጣው ቀን በቀን እመላለሳለሁ። በሳምንት አምስት ቀን ስለዚህ ጉዞ ጉዞውን እጓዛለሁ። ያው በእግር አይታሰብም ሄጄ አላውቅም በእግሬ ሳይክልም ተጠቃሚ አይደለሁም የምትጠቀመው። ከተገኘ የቢሮ መኪኖች ወደዚህ የሚመጡ መኪኖች ካሉ ወደ ኮይ የሚመጡ ካሉ ከቢሮ ይዤ እመጣለሁ። ከሌለ ግን የባስ ትራንስፖርት ነው የምጠቀመው። ባስን እጠቀማለሁ። ታክሲም እጠቀማለሁ። ሞር ታክሲ ትንሽ ውድ ነውና ወደ ባሱ ነው ማዘነብ ብሎ በብዛት ከኮስት አንፃር ማለት ነው። ግን ያው ለምቾቱ እና ለፍጥነቱ ታክሲው ነው ተመራጭም የሚሆነው። ለምሳሌ ከዚህ ከቆየ ፒያሳ በአሁኑ ሰዓት በዚህ ወቅት ሃያ አምስት ብር ነው። ባስ በታክሲ ልምጣ ካልኩ ግን ከኮዬ ሳሪስ አርባ አምስት ብር ኦልሞስት ሃምሳ ብር ገብቷል። አሁን ሃምሳ ብር ሄጄ ከሳሪስ ደግሞ ወደ ፒያሳ በሰላሳ ብር እሄዳለሁ ሰማንያ ብር ማለት ነው። ስለዚህ ሰማንያ እና ሃያ አምስት ብር ነው የሚወዳደረው። ወደ ሃምሳ አምስት ብር ያህል ልዩነት አለው። በመሃል ስለዚህ ይሄን ያህል ኮስት ስላለው ቀን በቀን ሲሆን ደግሞ ሃምሳ አምስት ብሩ። በአንድ ሳምንት ሃምሳ አምስት ብሩ ኦልሞስት ወደ ሶስት መቶ ሃምሳ አካባቢ ብር ይመጣል። ያ ሶስት መቶ ሃምሳ ብሩ ደግሞ በወር አንድ ሺህ ሁለት መቶ ሃምሳ አካባቢ ይሆናል። ስለዚህ እሱን እሱን ትራንስፖርት ላለማውጣት አንድ ሺህ አራት መቶ ብር ማለት ነው። ሶስት መቶ ሃምሳ በአራት ስለዚህ በየወሩ ይሄንን ብር መክፈል ደግሞ ትልቅ ከደሞዜ ላይ ብዙ ብር ይዞ ስለሚሄድ የምጠቀመው። ከተገኘ በነፃ የቢሮ መኪኖችን እጠቀማለሁ ካልተገኘ የባስ ትራንስፖርትን እጠቀማለሁ። ስለዚህ ለስራዬ ጉዞ አደርጋለሁ እጓዛለሁ።

በብእር ወይስ በእርሳስ ትጽፋለህ? ነው ሌላው ጥያቄ? ብእር እንግዲህ እስኪብርቶ ይመስለኛል እስኪብርቶ ነው እርሳስ ነው የምትጠቀመው የሚል ነው። ያው በብዛት የምጠቀመው ሁለቱንም እጠቀማለሁ ግን አብዛኛውን ጊዜ በእስኪብርቶ ነው የምጽፈው ወይ በብእር። ብእሩ አንደኛ በጣም በቀላሉ ስለምናገኘውና ጽሁፎችን ደመቅ ስለሚያደርግ ሞር በሱ መጻፍ ይመቸኛል። ይመስለኛል ከትምህርት ቤትም ጀምሮ ይዤው የመጣሁት ልምድ ስለሆነ ነው። በእርሳስ ብዙ ጊዜ የመጽሐፍ ልምድ የለኝም። ግን ሞር ብለምደው ደስ ይለኝ ነበር። ለምን? ብንሳሳት እዛው በላፒስ የማጥፋት ጥቅም ስላለው እሱን ብመርጠው ደስ ይለኝ ነበር። ግን እስቲ አሁንም እኔ የሚቀናኝ በእስኪብርቶ የመጻፍ በመጻፍ ነው። ማስታወሻዎች እና እንዲህ እንትኖችን ስትጠቀም በሱ ነው የምጠቀመው። በቢሮም ደግሞ በየወሩ እስኪብርቶ አንዳንድ እስኪብርቶ ስለሚሰጥ ብእሩ እርሳሱ ብዙ አናገኘውም እስከ ብእሩም ግን በቀላሉ እናገኘዋለን። አገኘዋለሁና በሱ ቶሎ አንዱን እስኪብርቶ ወስጄ የመጻፍ እድል አገኛለሁ ስለዚህ እስኪብርቶ ወይ በብእር ነው የምጽፈው ማለት ነው።

የጨረቃ ብርሃን እወዳለሁ አዎ። ብዙ ግዜ የማየት እድል አልገጠመኝም። ያው አልፎ አልፎ ነው እንጂ በተለይ ሰሞኑን ካገባው ከወለድኩና ከስራ ከጀመርኩ ጊዜ አንስቶ ያን ያህል እንዲህ ውጪ ማምሸትና ወክ ማድረግ ምናምን ብዙ ልምድ የለኝም። ከስራ ደክሞኝ እመጣለሁ፣ ያው ቤት ስገባ ከልጄ ጋር አጫወታለሁ፣ ከባለቤቴ ጋርም እናወራለን፣ ከዛ እተኛለሁ ማለት ነው። ብዙም ጨረቃን የማየት ልምድ አላካበትኩም። ግን አልፎ አልፎ ገጠመኝ ሲኖረኝ እየወጣሁ አያለው፣ ደስ ይለኛል። በተለይ ሙሉ ጨረቃ ስትሆን ደግሞ የምትሰጠው ብርሃን በእኛ አነጋገር ወይ በእኛ በኢትዮጵያ ንግግር ጤፍ ያስለቅማል የሚባል አለ። የጨረቃ ብርሃን ሙሉ ስትሆን ታህሳስ ወር ላይ ይመስለኛል፣ አሁን በዚህ ወቅት ታህሳስ ስለሆነ ታህሳስ ወር ላይ ፍንትው ብላ ትታያለች። ስለዚህ ሙሉ ጨረቃ ሆና ብርሃን ብርሃኗ በደንብ ይታያል። ያ ጤፍ የሚያስለቅም ይባላል። ጤፍ የሚያስለቅም ማለት ጤፍ በጣም ትንንሽ ትንንሽ ቅንጣቶች ወይ ደግሞ በሳይዝ በጣም በመጠን በጣም አነስተኛ ነው የጤፍ ፍሬ። ለመልቀም በጣም ይከብዳል። እና እንኳን በጨለማ በቀንም አይቶ ለመልቀም በጣም አስቸጋሪ ነው። ግን ያው የ የጨረቃ ብርሃን ልክ እንደ ቀኑ ፀሀይ ፍንትው ያለ ነው ብሎ ለመግለጽ ጤፍ የምታስለቅም ነች ብሎ የማሞገስና የማግነን ንግግር አለ። ስለዚህ ከጨረቃ ጋር የተየያዘ ነገር ነው ይሄ፣ ሶ እንደዛ በዛ ወቅት ጤፍ የምታስለቅም አይነት ሆና ካገኘኋት በጣም ደስ ይለኛል። በደንብ ብርሃን ሰጥታ በፍንትው ብላ ስትታይ ደስ ትላለች። ባለፈውም ግርዶሽ የነበረ ጊዜ በዚህ በዚህ አመት በ በእኛ በ ሀበሻ በሁለት ሺህ አስራ ስምንት የጨረቃ ግርዶች ነበረ። ደም የለበሰችበት ብለድ ሙን የሚባለው ኤክሊፕስ ነበረ። እሱንም ለማየት እድል ገጥሞኛል በብዙ አመታት አንድ የሚከሰት ነው እና ጨረቃ በዛ አይነት ቀይ ሆና ደም መስላ ስትታይ ስትጨልም ማየቱ በጣም ውስጥን የሚ የሚያስደስት የሆነ አይነት ስሜት አለው እና ጨረቃን በእንደዚህ አይነት መንገድ አይቻት አላውቅም። ስለዚህ ይሄ በዚህ ታሪካዊ ሁነት አማካኝነት ለማየት በቅቻለሁና የጨረቃ ብርሃን በተለይ ፍንትው ብሎ ብርሃኑ ሲታይ በጣም ደስ ይለኛል፣ ማየት እወዳለሁ።

የትኛውን ወቅት ትወዳለህ የሚል ነው የአሁኑ ጥያቄ። እንግዲህ የምወደው ወቅት በጋ፣ በጋ የሚባል ነው በእኛ በጋን እንወዳለሁ። ደረቅ ነው፣ ፀሀይ ዝናብ የለም። ብርድ የለም። ቅዝቅዜ የለም እና በጋ ሞር ትንሽ ሞቅ ያለ ነው። የአዲስ አበባ አየር ደግሞ በጋ ላይ ደስ ይላል። ሳይነስም ስላለብኝ እኔ ብዙ የክረምቱን ወቅት ብዙ አልወደውም። አንደኛ በጣም ሀይለኛ ዝናብ ይዘንባል። ተሯሩጦ ስራ ለመስራት ይከብዳል እዚሕ። ፕላስ ብርድ ይኖራል። ስንወጣ ደግሞ ብርዱ በጣም ያስቸግረናል። የታክሲ ሰልፍም ምንም ስላለ፣ ቆሞ ለመጠበቅ በዛ በብርድ ላይ ይከብዳል። ስለዚህ ክረምቱ ብዙ ጭጋግም ስለሆነ ብዙም ደስ የሚል ስላልሆነ የሚከብድ ወቅት ነው እና ብዙም አልፈልገውም። ከዛ በኋላ ደግሞ የጸደይ ወር አለ። አበቦችን የሚያብቡበት፣ ክረምቱ የሚወጣበት፣ ከመስከረም በኋላ ያለው ማለት ነው እስከ ህዳር ያለው እሱም ሞር ብርሃናማ ነው ግን ስቲል ቅዝቃዜ አለው። ቅዝቃዜውን ስለማልፈልገው ከሳይነሴ ጋር ብዙም አልመርጠውም እሱንም። ከዛ ደግሞ ከህዳር በኋላ ያሉት አሁን ያለንበት ወር ሞር ምቹ ነው እስከ ግንቦት ያለው በጋ የምንለው እሱ ነው እና ሞቅ ያለ ደስ የሚል አየር ያለበት ሰዎች ውጪ እንደልባቸው የሚያውሉበት፣ የሚጫወቱበት ነው እና ለስራም ደግሞ አመቺ ነው። በፈለግንበት ሰዓት ወጥተን እንገባለን። የአየር ሙቀት፣ ቅዝቃዜ ምናምን ሳይኖር ማለት ነው። ስለዚህ በዛ ምክንያት በጋውን እመርጣለሁ።

ማዋኘት ትችላለህ ወይ ነው የሚለው? እኔ እንኳን አሁን ማዋኘት አልችልም። ሞክሬው ነበረ አንድ ሁለት ጊዜ። ሶደሬ የሚባል መዝናኛ ቦታ አለ እዛ ሄጄ ለመዋኘት ሞክሬያለሁ። ግን ወደ ታች ተዘፍቄ ምናምን ተወራጭቼ ነው። እንደገና ጫፍ ይዤ የዳንኩትና ከመታፈን ከዛ በኋላ ለመሞከርም አላሰብኩም። ለመሞከርም ጊዜም አላገኘሁኝም። እንደገና ደግሞ በብዛት ክፍያ ያው ከተማ ላይ ስለሆንን እኛ ያደግነው። አሁን ገጠር ላይ ቢሆን ወንዝ ይኖራል ወንዝ ላይ ይለማመዳሉ ብዙዎቹ። በነፃ ማንም እንትን ሳይል ነው የሚለማመዱት። እና እንደ ልባቸው ቀን በቀን ስለሚያገኙት ወንዙን የገጠር ልጆች አብዛኞቹ ወንዝ ያለበት አከባቢ ዋና ይችላሉ። ያው ከአንድ ቦታ ወደ አንድ ቦታም ለመሸጋገር በዋና ስለሆነ ሳይወዱ በግድ ይለምዱታል። ከተማ ላይ ግን ያለው አማራጭ ወይ ሆቴል ላይ ወይ መዝናኛ ቦታ ላይ ሄዶ ብር ከፍሎ ለመልመድ መልመድ ነው። መቻል ያለብን እና። ያንን ለማድረግ ደግሞ ያው ተማሪ እያለን ለቤተሰብ ቁጥጥር ስር ስለሆነን ቤተሰብ ፈልጎ አውቆ ወስዶ ካላለማመደን መዋኘትን እኛ ገንዘብ ከየትም አምጥተን ስለማንከፍል በዛ ላይ ደግሞ አሁን በጣም ተወዷል። ለማስለመድ ስለዚህ ያለው አማራጭ ደግሞ ከስራ ከያዝኩ በኋላ ነበረ። በማገኘው ገንዘብ ወደ ዋና መልመድ መግባት የነበረብኝ ግን። በዛም ወቅት ት ዝም ብሎኝ አያውቅም ተለማምጄ አላውቅም። ስለዚህ መዋኘት አልችልም።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ወይ ይላል? እንደውም እኔ በደንብ የምፈልገው እናም የምችለውም ይመስለኛል። እሱ ነገር በአንድ የሁለት ሶስት ስራ መስራት። አንዱን ከፍቼ አንዱን አንዱን ማድረግ እወዳለሁ እፈልጋለሁ እሰራለሁ። ያው ስራው ነው አሁን ላይ የጠፋው እንጅ። በአንድ ጊዜ የተለያዩ ስራዎችን ብዙ ስራዎችን ማስተናገድ ብዙ አይከብደኝም ብዬ አስባለሁኝ። ሁለት ሶስት ስራ ይዤ ስሰራም ቆይቻለሁ። አንዱን እየሰራሁ አንዱን የመስራት ነገር አለ። ስለዚህ በአንድ ጊዜ ብዙ ስራዎችን አስተናግዳለሁ። አዎ

ዝናብ ሲዘንብ ምን ታደርጋለህ? ያው በአጭሩ እጠለላለሁ። በፊት በፊት የሳይት ስራ እሰራ ነበረ። የኮንስትራክሽን ሳይት ስራ አለ የግንባታ እና እሱን በምሰራ ጊዜ ከአስሬየ አብሮኝ የምሰራው። አለቃዬ በዝናብ ዝናብም ቢዘንብ ያ እዛ ሳይቱ ላይ ካልደረሰ። ብዙም ስለሚቻኩል ብዙ ሳይቶች ስላሉት በዝናብ ሁሉ እንሄድ ነበር። ሳንጠልል ሳናሳልፍ ማለት ነው። ጊዜውን መጠቀም ስለሚፈልግ። በዛ ልምድ ሆኖብኝ እኔም ለተወሰነ ጊዜ ዝናብ ሲዘንብ አልጠለልም ነበር። ዝም ብዬ እየበሰበስኩ እሄዳለሁ። ከዛ ያሰብኩት ቦታ ላይ እደርሳለሁ ማለት ነው። አሁን አሁን ግን ሳይነስም ስላለብኝ። ፀጉሬ ውስጥ ዝናቡ ውሃው ይገባና ከዛ በቅዝቃዜ አማካኝነት ሳይነሳ ያስነሳብኛል ማለት ነው። እና ያፍነኛል አፍንጫዬን ደረቴን አካባቢ። ስለዚህ ያለኝ አማራጭ ዝናብ ሲዘንብ መጠለል ነው። እና አንድ ቦታ ፈልጌ ተጠልዬ ዝናቡ ካባራ በኋላ ሲያልቅለት። እንደገና ወጥቼ የ መንግዴን እቀጥላለሁ።

የምትወደው መጽሐፍ ምንድነው? ይላል ያው በጣም የምወደውና ከየትኛውም መጽሐፍ ጋር የማላወዳድረው በጣም በጣም በጣም በህይወቴ የጠቀመኝና አሁንም እየተጠቀምኩበት ያለሁት መጽሐፍ። መጽሐፍ ቅዱስ ነው። የእግዚአብሔር የኢየሱስ ክርስቶስ ቃላት። ስለ እግዚአብሔር የሚያወራ እና በህይወቴ በጣም ብዙ ቁም ነገሮችን ያወቅኩት ከዛ ከመጽሐፍ ቅዱስ ነው። ስለዚህ ለኔ በጣም የምወደው እና የማይሰለቸኝ ሁልጊዜ ማነበው ሲከፋኝም ስደሰትም ሳዝንም ስተክዝም ሁሉ መጽሐፍ ቅዱስን በመጀመሪያ ደረጃ ተመራጭ አደርገዋለሁ። እያንዳንዱ ምዕራፍ እያንዳንዱ ቃላት በጣም ትርጉም አላቸው። ጊዜ ኖሮ እያንዳንዱን ነገር እየተተረጎመ በደንብ ባጠናው ደስ ይለኝ ነበረ። ግን ስቲል አልፎ አልፎ ቢያንስ በቻልኩት አቅም መጽሐፍ ቅዱስን አነባለሁ ለህይወቴም ብዙ መርህንና መልካም ነገርን አግኝቼበታለሁኝ። መጽሐፍ ቅዱስ በጣም ጥሩ በአንደኝነት ማስቀምጠው መጽሐፍ ነው እሱ ነው የምወደው መጽሐፍ ማለት ነው። ከዛ ውጪ ግን ያሉ የአማረኛ መጽሐፉን የእንግሊዘኛ መጽሐፍቶችንም ብዙዎቹን አንብቤያለሁ። እንግዲህ ከአማረኛው የበአሉ ግርማ መጽሐፍቶች በብዛት በጣም የምወዳቸው ናቸው። ኦሮማይ የሚባለው መጽሐፍ በተለይ በኢትዮጵያና ኤርትራ መካከል ያለውን ነገር የሚጠቅስ ነው። እሱ በጣም ከድሮም ጀምሮ በሃይስኩል ተማሪ እያለሁ ያነበብኩት ነው። በጣም የምወደው መጽሐፍ ነው እሱም። ሌሎቹም ደራሲው የሚባል መጽሐፍ አለው ጥሩ አድርጎ ይጽፋል። ስለዚህ እሱን መጽሐፍቶች በደንብ በደንብ እወዳቸዋለሁ ማለት ነው። ከውጪዎቹ የ ከራሺያ መጽሐፍቶች የሊዮ ቲዎዶር የመጽሐፍቶች በጣም ጥሩ ናቸው ፒስ ኤንድ ዋር። አና ካረኔና የሚባልም መጽሐፍ አለ። እነሱ በዛን ሰዓት በድሮ ጊዜ የጻፏቸው ናቸውና ቃላቶቻቸው አጻጻፉ ሁሉ በጣም የሚማርክ ነው። ሌላ ደግሞ የአጋታ ክርስቲ መጽሐፍቶች በደንብ በፊልምም ደረጃ ተሰርተው ስለወጡ። በጣም ቆንጆ ነው። የአጋታ ክርስቲ እና ደግሞ። አሜሪካዊው ደግሞ ሸልደን መሰለኝ እሱም የእሱም መጽሐፍቶች በጣም ሲድኒሽ የልደን ያ ሲድኒሽ የልደን በጣም ጥሩ መጽሐፍቶች አሉት። እኔም ገዝቼ አንብቤያቸዋለሁ ሶ እነዚህ የምወዳቸው መጽሐፍቶች ናቸው። ግን ሁሉም ከመጽሐፍ ቅዱስ አይበልጡም አይደርሱም።

ስራዎችን በቅደም ተከተል ታስቀምጣለህ ወይ የሚል ነው? በትክክል እንደዚያ ነው የማደርገው። ቅድሚያ መሰራት ያለባቸውን ነገሮች በዝርዝር ቀድሜ አወጣቸዋለሁ። ከዛ ዛሬ በወይ በዚህ ሰዓት ይሄንን እሰራለሁ ቀጥሎ ይሄንን አደርጋለሁ ከዛ ይሄንን አደርጋለሁ ብዬ በቅደም ተከተል እዘረዝራችኋለሁ ማለት ነው። ስራዎቼን ከዛ ብዙ ጊዜ የሚወስድብኝና ከበድ ያለ ስራውን ቀድሜ መስራት እፈልጋለሁ። ቀድሜ እሱን ከጨረስኩ በኋላ ነው ወደ ትኩረት የማይሹ ወይ ደግሞ ቶሎ የምጨርሳቸውን ስራዎች ወደ መስራት የምሄደው። ያ ልምዴ ደግሞ በጣም ጠቅሞኛል በስራዬ ላይ በደንብ ብዙ ጊዜ ተጠቅሜበታለሁ። በደንብ የደራሽ ስራ ቶሎ የሚመጣ ቶሎ መጨረስ ያለበት ስራዎችን ለማስረከብ ለአለቆች ወይም ለሀላፊዎቻችን ለማስረከብ በቅደም ተከተል ነው ዘርዝሬ የማስቀምጠው። ስለዚህ ስራዎችን በቅደም ተከተል አስቀምጣለሁ ስሰራውም እንደዛው በቅደም ተከተል ነው ማለት ነው።

እህል መፍጨት ታውቃለህ ወይ የሚል ነው ያሁኑ ጥያቄ? በአጭሩ መልሴ አላውቅም ነው። ምክንያቱም እኛ ሀገር እህል ለመፍጨት አንደኛ በገጠሩ ቢኬድ በድንጋይ ነው ሚፈጨው። መብራት የሌለበትና የወፍጮ ማሽን የሌለባቸው አካባቢዎች አሉ። ስለዚህ እነሱ በዛ ገጠር ውስጥ ያሉ ሰዎች ሚጠቀሙት ፍላት የሆነ ጠፍጣፋ ድንጋይ ተለቅ ያለ ድንጋይ ከታች ያደርጉና እህሉን እሱ ላይ በማድረግ ከላይ ደግሞ እንደዛው ታቹ የጠፈጠፈ ለመፍጨት እሚመች ድንጋይ አድርገው በሁለቱ በሁለቱ መካከል ነው። እህሉን በጉልበታቸው በእጃቸው ሚፈጩት ማለት ነው። ይሄ ማኑዋሊ ነው ሚፈጨው። ይሄንን ስራ የሚሰሩት ደግሞ በገጠሩ ሴቶች ናቸው። እህሉ ምን ያህል እንደሚልም ምን ያህል መድቀቅ እንዳለበት ምን ያህል ፎርስ ወይም ሀይል መጠቀም እንደሚቻል በደንብ ሚያውቁት ሴቶች ናቸው። ስራውም የሴቶች ነው ተብሎ ስለሚታሰብ። እንደውም ገብቶ ሚፈጭ ወንድ ወንድ እንዳልሆነ ሴት ሴት እንደሆነና ነውር እያደረገ እንደሆነ ነው። ሰው ሚታዘበው እና ለሀሜት ለሳቅ እና ለስላቅ ይበቃል። ሰውየው ስለዚህ ገብቶ አይፈጭም ማለት ነው። በከተማ ደረጃ ደግሞ እኛ ጋር መብራትና ወፍጮ ስላለ ያን እህል ወስደው ሚያስፈጩት ሴቶች ናቸው። በብዛት ስለዚህ ሴቶቹም ቢሆን ወፍጮ ቤት ሄደው እህሉን ማቀበል ለሚፈጨው ሰው ማቀበል ነው ስራቸው እንጂ እዛ የተቀጠረ ራሱን የቻለ ማሽኑን ኦፕሬት ሚያደርግ እሚፈጭ ሰው አለና። እህል መፍጨት እኔ አልችልም አላውቀውም። ግን ባለቤቴም እህት ወንድ እህትና እናቴን ሄዶ ሲያስፈጩ የሚሉትን ስለምሰማ በዚህ ደረጃ ነው እኛ ሀገር ያለው።

ወደ የትኛው ቦታ ተጉዘህ ታውቃለህ የሚል ነው? በጉዞ ደረጃ እንግዲህ ብዙ ራቅ ብዬ የሄድኩበት የለም። ምናልባት በጣም ሩቅ ሄድኩ ከተባለ ያው ከሀገር ውጪ ወጥቼ አላውቅም። እዚሁ ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ደሞ አንደኛ ድሬዳዋ በምስራቅ በኩል ወደ ድሬዳዋ ድረስ ሄጃለሁ። እዛ ዘመድ ጥየቃ ሁለት ቀን አካባቢ ቆይቼ ነው የመጣሁት። ከዛ ደግሞ በዚህ በስራ ምክንያት ደግሞ ወደ ባህር ዳር ወደ ጎጃም መስመር ደሞ ወደ ሰሜን ባህር ዳር ድረስ ሄጃለሁ። ሁለቱንም በመኪና በባስ ነው በትራንስፖርት ነው የሄድኩት። በስራ ምክንያት ባህር ዳር ደርስ ሄጃለሁኝ። ከዛ ደግሞ ወደዚህ ወደ ደቡብ ደግሞ መስመር አዋሳ ድረስ ነው የሄድኩት። ከዛም አልፌ ወደ አርባ ምንጭ መስመር ሳውላ እሚባል ከተማ አለ። ጎፋ ከተማ ላይ ጎፋ ላይ ሳውላ እሚባል ከተማ አለ። በዛ አካባቢ ሳውላ ላይ እንዲሁ ለሰርግ ለማህበራዊ ህይወት አማካኝነት በሰርግ ምክንያት ሁለት ቀን ቆይቼ መጥቻለሁ። እዛም እንግዲህ ሰሜንም ሄጃለሁ በምስራቅ በደቡብ ሄጃለሁ። አሁን እዚህ መሃል ላይ ደግሞ ያው አዲስ አበባ አዳማ ደብረ ዘይት ሞጆ የሚባሉ ከተሞች አሉ። ሸዋ ላይ እነሱ ጋር ሄጃለሁ። ፋይናሊ ደግሞ ቴሲስ የሰራሁበት ማስተርስ ስመረቅ ሶላር ኢነርጂ ላይ ቴሲስ ሰርቻለሁና ለእሱ ወደ መራቤቴ አለም ከተማ የሚባል አካባቢ አለ። ሬማ እሚባል የገጠር ገጠር ውስጥ ያለ የሶላር ፕሮጀክት የተሰራበት በቢሊየን ሚሊንዳ ጌትስ ፋውንዴሽን እርዳታ የተሰራ ቢል ክሊንተን መጥተው ያስመረቁት አንድ የሶላር ኢነርጂ ፕሮጀክት አለ። እሱ ላይ ነው ቴሲስ የሰራሁት እሱንም ለማየት ወደዛ አካባቢ ሄጃለሁ ማለት ነው። እንግዲህ ከሞላ ጎደል ያየኋቸው ከተማዎች እነዚህ ናቸው። ወደ ጅማ መስመር እንዲሁ ሄጃለሁኝ። ወደ የትኛው ቦታ ተጉዘህ ታውቃለህ እሚለው? እነዚህ ከተሞች ላይ ሄጄ ለስራም ለማህበራዊ ኑሮም አማካኝነት በእነዚህ ቦታዎች ላይ ሄጃለሁኝ። ያላየኋቸውን ቦታዎች ደሞ ለማየት እንዲሁ ወደፊት ብዙ እቅድ አለኝ። ጊዜ ካገኘው ሀገሬን አይቼ ከዛ ደሞ ወደ አፍሪካ ብሎም ደግሞ አውሮፓን ማየት እፈልጋለሁ።

ሾርባ ትወዳለህ ወይ ነው የሚለው ጥያቄው? ሾርባ እወዳለሁ አዎ በተለይ ደግሞ የ የዶሮ ሾርባ ካገኘው። በደንብ መረቅ ስላለው ለዚህ ለሳይነሴ ችግር። ለጉንፋን ለምናምን ደግሞ በደንብ የሱን የዶሮ ሾርባ ብጠጣ በጣም ደስ ይለኛል የአሳ ሾርባም እንደዛው እወዳለሁ። ባለቤቴ ከዚህ በፊትም ትሰራለኝ ነበር። ባገኘነው አጋጣሚ እነዚህን አይነት የዶሮና የአሳ ሾርባ በደንብ ቅባትነቱ ስለሚበዛ እሱን መጠቀም እች እፈልጋለሁ። የአትክልት ሾርባ ይ ሰራል ግን። ከአትክልቱ ሾርባ ይልቅ እነዚህን በተለይ አሳ ያለበት ዶሮ ስጋ ያለበትን ሾርባ ነው የምመርጠው። ምክንያቱም ሞር ኦይሊ ነገር ስለሆነ። በደንብ ያፈነኝን ለመከፋፈት እና በሆዴን በደንብ ለማለስለስ የምጠቀምበት የሾርብ አይነት ነው። ስለዚህ ሾርባ እወዳለሁ እነዚህን ነገሮች ነው የምመርጠው።

የቤት? እንስሳ አለህ ወይ ነው የሚለው የቤት እንስሳ በአሁኑ ወቅት የለኝም። በፊት በአባቴ ቤት ውስጥ እያለሁ። ውሾች ነበሩን ሁለት ሁለት ውሻ እናሳድግ ነበር። ኤሊም ነበረ። አንድ ኤሊ ነበረችን። ድመቶች በየጊዜው ያው ድሮ አይጥ ስለሚያስቸግር ድመት። ድመቶች ይኖራሉ። እነዚህ የቤት እንስሳዎች በአባቴ ቤት እያለሁኝ። ነበሩ ቤተሰብ ጋር እያለሁ ነበሩ ግን። አሁን እኔ የራሴን ትዳር መስርቼ የራሴን ቤት ስሰራ የራሴ ቤት ውስጥ ስኖር ኮንዶሚኒየም ላይ ነው የምኖረው። እና። እዚያ በኮንዶሚኒየም ውስጥ ደግሞ ብዙ ማህበረሰብ ስላለ ውሻ ለማሳደግ እንዲ የቤት እንስሳ ለማሳደግ ብዙ እንትን አይደለም አመቺ አይደለም። የሚያሳድጉ አሉ ግን ድመቶች እንዲህ አንድ ቤት ውስጥ አይቀመጡም። በየሰፈሩ ይዞራሉ ያው በኮንዶሚኒያም የጋራ መኖሪያ ቤት ስለሆነ በጋራ የምንኖርበት ስለሆነ እንስሳዎቹም ምኖቹም እንዲሁ በጋራ ነው ያሉት እና። በግቢው ውስጥ አያለሁኝ ውሾችንም ድመቶችንም አያለሁ ሲሯሯጡ እንጂ እኔ የራሴ የግሌ የቤት እንስሳ የለኝም። ግን እንደው ወደፊት የራሴ መኖሪያ ቤት ቪላ ቤት ካለኝ ግቢ ያለው ቤት ካለ ውስጥ መኖር ከጀመርኩኝ ውሻን ባሳድግ ውሻና ድመት ጥሩ ናቸው። ውሻ ባሳድግ የቤት ውስጥም ይሁን የግቢ መጠረ ጠባቂ ውሻ ለሰው ልጅ በጣም ታማኝ ነው ይባላል እና። ውሻን ባሳድግ ደስ ይለኛል።

ፍየል አይተህ ታውቃለህ ወይ? ይላል ፍየል አይቻለሁ። በየበአሉ እገዛለሁ እንደገና አርዳለሁኝም ደግሞ እኛ ጋር በየቤታችን ነው የምናርደው ፍየል እና በግ በየቤታችን እናርዳለን። በሬ ነው በማህበር ተ በሰፈር ደረጃ ተገዝቶ ታርዶ ቅርጫ የሚሆነው በሬ ነው። ዶሮ፣ ፍየል፣ በግ በቤት ውስጥ ተገዝተው በበዓል ጊዜ በዛው ነው የሚታረዱት ግቢያችን ውስጥ። 'ሶ' እኔም ፍየል ሄጄ ከገበያ ገዝቼ ይዤ መጥቼ ቤት ውስጥ ከወንድሜ ጋር አብረን አርደን ቆዳ ገፈን እንደገና ስጋውን በየብልቱ ቆራርጠን ለሴቶች እህቶቻችንና እናታችንን እናስረክባለን። ከዛ እነሱ ደግሞ ያንን ጥብሱንም ወጡንም ሰርተው ለበአል ያደርሳሉ። በየበአሉ ጊዜ እንዲህ አንዳንድ 'ኦኬዥኖች' ሲኖሩ ፍየል ገዝቼ እመጣለሁ። ስለዚህ በደንብ ፍየል አውቃለሁ አይቼ ብቻ ሳይሆን ነክቼ ገዝቼ ዳስሼ አርጄ በልቻት አውቃለሁኝ እኔ።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? ይላል የቴክኖሎጂ ችግር ሲያጋጥመኝ በቴክኖሎጂ ነው የምፈታው። ለምሳሌ እንግዲህ እዛው ስልኬ ላይ። አንዳንድ ያልገቡኝ ነገሮች ምን ማስተካከል እንዳለብኝ ስልኬ ላይ ለምሳሌ ያሉ ነገሮች። እማይመቹ ከሆነ እዛው ስልኬ ላይ ባሉ አፕሊኬሽኖች አሁን ደግሞ ቻርጂቢቲ ግሮክ እና ጀመናይ አሉ። ሞር አሁን ግሮክ እና ጀመናይን ነው እየተጠቀምኩ ያለሁት። ስለዚህ እነሱን እጠይቃለሁ ከእነሱም የማገኘውን ምላሽ ተጠቅሜ ያንን የቴክኖሎጂ ችግር ለመፍታት እና ለመቅረፍ እሞክራለሁ። ብዙም ደግሞ ጠቅመውኛል ብዙዎቹ ለምሳሌ። አሁን ስልኬ በጣም እየጋለ ብዙ ስትጠቀምበት እንዲህ አይነት የቪዲዮ ኮል እና የቮይስ ሪከርዲንግ ስራዎችን ሰርቻለሁ ከዚህ በፊት። እንደዚህ አይነት ስራዎችን ስሰራ ኤዲት የማደርገው ለ ዩቲዩብ ቻናሌ ላይ የምጭናቸውን ቪዲዮዎች። ኤዲት የማደርገው እኔ ነኝ። ያንንም በማደርግበት ሰዓት በጣም ይግል ነበር ስልኬ በጣም ያስቸግረኝ ነበር። ለመያዝ እስኪአቅተኝ ድረስ በጣም በተለይ ካሜራው ዙሪያ። በጣም ይግል ነበር እና እሱን ምንድነው ችግሩ ሲያስቸግረኝ? ምንድነው ይሄ የቴክኖሎጂ ችግር ብዬ? ግሮክንም ጀማናይንም ቼክ አደረኩ ጠየኳቸው። ስለዚህ እነሱ ሁለቱም የሰጡኝ ምላሽ አንድ አይነት ነው። ያው ኦፕቲማይዝ ማድረግ እንዳለብኝ ስልኬን በየጊዜው ከተጠቀምኩ በኋላ ኦፕቲናይዝ ማድረግ እንዳለብኝ ቻርጅ ተሰቅቶ መጠቀም እንደሌለብኝ። የማያስፈልጉ አፕሊኬሽኖች ካሉ የማልጠቀማቸው እንዳስወጣ ሪሙቭ እንዳደርግ አንኢንስቶል እንዳደርግ። እነዚህ እነዚህን ምላሽ ሰጡኝ እነሱ በመከሩኝ እና ባሳዩኝ ስቴፕ መሰረት። ያንን አስተካከልኩኝ አሁን በጣም ትልቅ ለውጥ አይቼበታለሁኝ በጣም ቆንጆ የተረጋጋ የማይግል በስልክ ሆኗል ስልኬ ማለት ነው። ስለዚህ ቴክኖሎጂ ችግር ሲገጥመኝ በራሱ በቴክኖሎጂው የው መፍታት እምፈልገውና እየፈታሁትም ያለውት እንደዛ ነው። ብዙ ብዙ ከዚህም በላይ ብዙ እንትኖችን ያላወቅኳቸውን ነገሮች እዛው በ ኤአይ አማካኝነት ሰርች እያደረኩኝ እያወቅኩኝ ነው ያለሁት።

በሰአት የምትደርስ ሰው ነህ ወይ ይላል? ፐንክቹዋሊቲን ነው ይሄ የምጠይቀው ያው በጣም በትክክል በሰአት መድረስ እንደውም እኔ ከሰአት ቀድሜ ነው ከተቀጣጠርኩበት ሰዓት ቀድሜ መድረስ። ነው የኔ ልምድ። ግን በአብዛኛው ቀጠሮች ላይ በሰአት አልታማም በሰአቴ ነው የምደርሰው። ለምን? በሰአት መድረስ አንደኛ ለተቀጠርንበት ነገር ትኩረት እንደሰጠን ያስታውቃል። ስለዚህ ሰዎች ሞር እኛ ላይ እምነት እንዲጥሉ እና ለትኩረት መስጠታችንን እንዲያቆም የሚያደርግ አንድ መንገድ ነው። ስለዚህ እኔ በብዛት ከቻልኩኝ ቀድሜ ከሰአቱ ከቀጠሮ ሰዓት በፊት ቀድሜ ነው የምደርሰው። በጣም ካልቻልኩና በዚህ በትራንስፖርት በምናምን መጨናነቅ ከሆነ ልክ በሰአቴ እደርሳለሁኝ። ያረፈ ድኩባቸው ቀጠሮዎች ብዙ ትዝ አይሉኝም ወይ ከአቅም በላይ ሁኖ። መንገድ ላይ መኪና ተበላሽቶ ወይ መኪና አጥቼ ወይ ዝናብ ሆኖ እንደዚህ አይነት እንደው አንድ ሁለት አይጠፋም። ግን በብዛት በሰአት አልታማም በሰአቴ ነው የምደርሰው በሰአቴ ነው። ስራዬን የምሰራው። ትዕዛዝም ካለ በሰአቴ ነው የማድርሰው ማለት ነው ማለት ነው። ስለዚህ በሰአት የምደርስ ሰው ነኝ። ከተደወለ ካወቅኩኝ ጊዜ ጀምሮ ያንን ሰዓት በህሊና አሳድርና ቀድሜ ለመገኘት ከቀጠሮ በፊት ለመድረስ ነው ጥረት የማደረገው። እንደውም ባለፈው የቢትኬት የሚባል አንድ ክሪፕቶ ኤክስቼንጅ ካምፓኒ አለ። አፕሊኬሽን ነው። በኢትዮጵያ በአዲስ አበባ ላይ የቤት ኬት ኢትዮጵያ ኮሚኒቲ ቀጠሮ ነበረን። በዛን ሰዓት ቀጠሮ ስምንት ሰዓት ነበረ። እኔ ስድስት ሰዓት ነው የደረስኩት እዛ ሰፈር ቅድሜ ነው የሄድኩት። ደግነቱ እነሱም ስደርስ ማንም የቀደመኝ የለም። ወዲያው አንድ ሰው መጣ። ከዛ ቆይተን ቆይተን ሰአቱን አሳልፎ የሚመጣ ብዙ ነው። በሰአቱ የተገኘ ብዙ ነው። እና እነሱ ደግሞ ለበሰአታቸው ቀድመው ለተገኙ ልጆች ሽልማት አለን ብለው ቅድመን ለተገኜ ነው ሁለት ልጆች የቤት ኬት አርማ ያለበት ቆንጆ ሸሚዝ ሸልመውናል። ይሄ አንድ ማሳያ ነው በብዛት በመቀጠርበት ሰዓት ላይ ሰዓት በሰአት ብዙ ቀልድ አላውቅም ምክንያቱም። በቃ ስራ ከሆነ ስራ ነው። በሰአት ተገኝተን በሰአትም ጨርሰን በሰአቱ መለያየት ነው ያለብን እና ይሄ ከፐርሰናሊቲ ጋር ከሰብእና ጋር ከ ከማንነት ጋር የሚያያዝ ነው። በስራን በትኩረት ከያዝክ ከያዘ በሰአቱ ነው። ቀጠሮ ጋር የሚደረሰው እና በሰአት የምደርስ ሰው ነኝ። ያው

በቤትህ ልዩ የሆነ መቀመጫ አለ ወይ የሚል ነው? በሚገርም ሁኔታ በቤቴ ልዩ የሆነ መቀመጫ አለኝ። ልዩ የሆነበት ምክንያት አንደኛ ሁለት ሰው የሚያስቀምጥ እና ሰፋ ያለ። ከእንጨት የተሰራና መቀመጫው ደግሞ ከስፖንጅና ከሌዘር የተሰራ ወንበር ነው። የገዛሁት ከ ይውዝድ ወይም ደግሞ እነዚህ ተጠቀሟቸው ሰዎች ተጠቅመው ከተዋቸው ቦታዎች ነው የገዛሁት። እና የሸጠልኝ ሰው ያው እንዳየሁት ነው የወደድኩት። ወንበሩ ዲዛይኑ የእንጨቱ ቅርጽ ሞገሱ ሰፋ ማለቱ ሁሉ በጣም ቆንጆ ነውና። የሸጠልኝም ሰውዬ ያገኘሁት ከድሮ የነገስታት ባላባቶች የሚባሉ አሉ ግራዝማች ቀኝ አዝማች የሚባሉ አሉ። ከእነሱ የእነሱ የድሮ ወንበር የነበረ ነውና ታሪክ ያለው ወንበር ነው። ብሎኝ በጥሩ ዲዛይን የድሮ ቤቶች ላይ የሚገኝ ወንበር አይነት ስለሆነ የድሮ እቃ ደግሞ እኔ ስለምወድ እና እንዳየሁትም የማረከኝ ስለሆነ። በቤቴ አዎ እሱን መቀመጫ አስቀምጬ ለአንዳንድ ነገሮች ለአንዳንድ አገልግሎቶች የዋለ ነው ያለው። በጥሩ ዋጋም ስለሆነ ያገኘሁት ልሸጠውም አልፈለኩም ስለዚህ አስቀምጬው እየተገለገልንበት ነው ያለነው ጠንካራ ነው እስካሁን እያገለገለን ነው። በድሮ ሰዓት የተሰራ ወንበር ነው። ልዩ የሆነ መቀመጫ አለኝ።

ሳንቲም ትቆጥባለህ ወይ የሚል ነው። እንግዲህ ሳንቲም በሳንቲም ደረጃ ገንዘብ ትቆጥባለህ ለማለት ይሁን ሳንቲም አላወቁም ግን ሳንቲም ላይ አዎ እቆጥባለሁ። ያው ኑሮ ከብዷል እዚህ ትንሽ ያስቸግራል ለመቆጠብና ሌላ ነገር ለማድረግ ወጪዎቹ ትንሽ ከበድ ይላሉ። ለኑሮ የምናደርገው ወጪ ትልቁ ወጪ የቤት ኪራይ ነው። ከቤት ኪራይ በኋላ ደግሞ የምግብ ፍጆታዎች በጣም ከጊዜ ወደ ጊዜ ዋጋቸው ነውና ስለዚህ ከእሱ ላይ ለመቆጠብ ከባድ ነው ግን አመርቂም ባይሆን የተወሰነች ገንዘብ ለብቻ አስቀምጣለሁ። ምክንያቱም ለወደፊቱ ህክምና ቢያስፈልግ ትልቅ የቤት እድል ቢመጣ ምን ቢል ለሱ ለሱ የሚያስፈልገው ትልልቅ ደግሞ በበዓላት ኦኬዥኖች አሉ ለሱ ለሱ ግዴታ መቀመጥ ስላለበት ከምበላው ከምንጠጣው ላይ እየቆጠብን አስቀምጣለሁ የተወሰነ ገንዘብ በሳንቲም ደረጃም በገንዘብ ደረጃም በደንብ በብቻ አስቀምጣለሁ። ያው ኑሮ እየተወደደ ሲመጣ እንደዛው ምናስቀምጠውም ገንዘብ በጊዜ ወደ ጊዜ ዲቫልዩድ እየሆነ ብዙም አቅም እያጣ እየመጣን ያለውና ማስቀመጡ ብዙ ትርጉም ባይኖረውም ግን የተወሰነ ለውጥ እያደረግን እናስቀምጣለን ከቻልነው ላይ ማለት ነው።

ጊዜህን በደንብ ታስተዳድራለህ ወይ የሚል ነው? አዎ ጊዜዬን በደንብ አስተዳድራለሁ። በሰአቴ ምን መጠቀም እንዳለብኝ በጊዜው ምን መጠቀም እንዳለብኝ በደንብ በዝርዝር ነው የምጠቀመው። እኔ ብዙ ጊዜዬን ያው በስራ ነው ማሳለፍ እምፈልገው። በስራና በትምህርት በአዲስ እውቀት በማወቅ ያልተረዳሁትን በመረዳት ነው ማሳለፍ የምፈልገው። በተለይ አሁን ላይ ደሞ ገንዘብ ግዴታ በጣም ስለሚያስፈልገኝ። ገንዘብ ለማግኘት ገንዘብ ማገኝባቸውን መንገዶች በመፈለግ ነው ጊዜዬን ማጠፋው። ግን አብዛኛውን ሰዓት ከስራዬ ስራ ላይ። ለስራ ቅድሚያ ሰጣለሁ ስለዚህ የቢሮ ስራ ካለኝ ቀድሜ እሱን ነው ምጨርሰው ወደኋላ ማለት አልፈልግም። ያው ቢሮ ላይም ያሉ አለቆቼ በእኔ እምነት ስላላቸው ስራ በደለ ስራውን ተወ እንዳይሉ ስራዬን መጀመሪያ ያዘዙትን እሱን ጨርሳለሁ። ከዛ እነሱ ያዘዙኝ ነገር ካለቀ የቢሮ ስራ ካለቀ በኋላ። መስረት ያለብኝ የቢሮ ስራ ካለቀ በኋላ ወደ ቨርቹዋል ወደ ዲጂታል ስራ ነው ምመጣው። ዲጂታል ላይ ያው በየዌብሳይቱ በየምኑ ሁሉ ፈልጋለሁ በተለይ ፍሪላንስ ስራ አፕወርክ ላይ ፋይበር ላይ እነዚህ እነዚህ ቻናሎች ላይ በደንብ አክቲቭሊ እንቀሳቀሳለሁ። ስለዚህ የተገኘውን ስራ ደሞ እዛ ላይም በደንብ ጥሩ የሆነ ታማኝ የሆነውን ክፍያ ሚከፍለውን ዌብሳይት በመጠቀም። ለነሱ ስራዎች ደሞ እንደዚሁ ቅድሚያ እሰጣለሁ ይሄ አሁን የሳይለንሳዊው ስራ እንደዚሁ እዛ አሁን ትኩረት ሰጥቼው እየሰራሁት ያለሁት እሱን ስለሆነ። ጊዜዬን በእንደዚህ በእነዚህ መልኩ በአግባቡ ነው ምጠቀምበት። ለ ጊዜ ማባከንና ለማይሆን ነገር አላውልም ጊዜዬን በሚጠቅሙኝ ነገሮች ላይ ነው ማውለው። ስራ ከሌለም ኦንላይን ፍሪ ኮርሶችን በመማር እውቀቴን በማሳደግ ፖስት ማረጋቸውን የዩቲዩብ የሊንክድኢን የቴሌግራም ኮንተንቶችን በመስራት ነው ጊዜዬን ማጠፋው። እነሱም ጠቅመውኛል ብዬ አስባለሁኝ። ስለዚህ ጊዜዬን በአግባቡ በደንብ እየተጠቀምኩ ነው። ያ ደግሞ ሞር እኔ በ በውጤታማ በሆነ መንገድ እንድሄድ እየረዳኝ ነው ያለው። ጊዜን በአግባቡ መጠቀሜ አትሊስት እውቀት እንዳውቅ በደንብ ስለ ነገሮች አዲስ እንዳይሆንብኝ። እየረዳኝ ነው ያለውና ጊዜዬን ማስተዳደር በዛ ነው የለመድኩት። ቆንጆ ሀሳብም ቆንጆ አይዲያም ነው ይሄ ጊዜ ማስተዳደርም ማለት ነው።

ማታ ከስራ ቡሃላ ምን ታረጋለህ እሚል ነው? ማታ እንግዲህ ከስራ ስመለስ። መጀመሪያ እማደርገው ከቤተሰቦቼ ጋር ከልጄ ጋ ከሚስቴ ጋር የቀን ሁላችንን እናውራለን እንጫወታለን እንሳሳቃለን። ልጄን አስቀዋለሁ ኮረኩረዋለሁ እሱም ደሞ ያወራልኛል ብዙ ነገር። ባለቤቴም ቀን ሙሉ ያሳለፈችውን ነገር ምን ተፈጠረ ምን አዲስ ነገር አለ ብዬ እጠይቃታለሁ እሷም ትነግረኛለች በዚህ መልኩ። ማታ ላይ እራት እስኪቀርብ ባለው ሰዓት እናወራለን። ከዛ እራታችንን በልተን ደግሞ መቆየት ካለብን ስራ ካለ እንቆያለን። ከሌለ ያው በፍቅር በደስታ እያወራን እየተጫወትን እየተሳሳቅን ነው እምንተኛው። ከስራ ቡሃላ ማታ ማታ ይሄንን ነው በየጊዜው እማደርገው። ሌላ እምሰራው ነገር የለም። ስራ ካለኝ ግን ከዛ ቡሃላ እነሱም ሲተኙ ወደ ስራ እገባለሁ ማለት ነው።

የስራ ጊዜ ገደብ ታስተካክላለህ ወይ የሚል ነው? የስራ ጊዜ ገደብ ብዙ ጊዜ አላስተካክልም በተቀመጠው ዴድላይን በተቀመጠው ገደብ መሰረት ነው ሰርቼ ለመድረስ የምጥረው። ግን። እ የስራ ጊዜ ገደብ ታስተካክላለህ ወይ የሚል ነው? የስራ ጊዜ ገደብ ብዙ ጊዜ አላስተካክልም በተቀመጠው ዴድላይን በተቀመጠው ገደብ መሰረት ነው ሰርቼ ለመድረስ የምጥረው። ግን እ ግን እንዲህ ያስተካከልኩት ብዙ ትዝ አይለኝም። አብዛኛውን በተሰጠኝ የጊዜ ገደብ ነው ስራውን አጠናቅቄ የማትረክበው። እ ያው እንዳልኩት ታማኝነትና ተሰሚነትን ስለሚሰጠኝ። እ በዛ መወቀስ ስለማልፈልግ። በተሰጠኝ የጊዜ ገደብ ስራውን አስተካክዬ ነው የምሰጠው እንጂ የጊዜ ገደቡን አይደለም የማስተካክለው። የጊዜ ገደብ አሁንም ቢስተካከል ሌላ የጊዜ ገደብ ይፈልጋል። እምነት እና ቸልተኝነትን ያመጣልና። እሱን ብዙ አልመክርም። እኔ

መንዳት ትችላለህ ወይ? ነው የሚለው አዎ መንዳት እችላለሁ ተለማመጃለሁ መንጃ ፍቃድ አውጥቻለሁ። የተወሰነ እጄን አፍታትቻለሁ። በተለይ አውቶማቲኩ ደግሞ ሞር ተመራጭ ነው ለእኔ በደንብ እነደዋለሁ። ማኑዋሉ ነው እያስቸገረኝ ያለው ፍሬኑ ፍሪ ሲሆን ይሄ ባላንስ ምናምን እሱ ትንሽ ያስቸግረኛል እንጂ ማ አውቶማቲኩን በደንብ እነዳለሁኝ። አያስቸግርም እሱ ብገዛም ደስ የሚለኝ አውቶማቲክ መኪኖችን ቢዋይዲ በተለይ ሰሞኑን ደግሞ አሁን እሱ ነው ተመራጭ የሆነው እና የኤሌክትሪክ መኪኖችን ብነዳ ደስ ይለኛል። ግን መንዳት እችላለሁ ያው አሁን ደግሞ የመንጃ ፍቃድ ቀኔ አልፏል። አሳድሸ ወደ መንዳቱ፣ ወደ ልምምዱ እቀጥላለሁ ብያለሁ።

ጺም ተቆያለህ ወይ የሚል ነው? አዎ ጺም እኔ ሙሉ ጺም በደንብ አለኝ ስለዚህ ቅርጽ እያሶጣሁ። ትንሽ እየቀነስኩኝ ጭብር ሲል ሞር እኩል እንዲሆን። ትንሽ ቅርጽና ትንሽ የማስነካት ነው እንጂ እንዳለ ነው እሚቆየው። ጺሜን ብዙ የመላጨት ልምድ የለኝም። ይቀመጣል ግን በቅርጽ መልክ በሚያምር መልኩ ቅርጽ ወጥቶለት። በአግባቡ ተበጥሮም ብሎ አምሮበት ነው እሚቀመጠው እንጂ ዝም ብዬ አላስቀምጠውም ስለዚህ ጺሜን አቆያለሁኝ። መቆረጥም አልፈልግም ምክንያቱም ስቆረጠው ፊቴም ጭር ይላል ብዙ እንትን አይለኝም። ደስ አይልም ፊቴ ጭር ስለሚል። ጺሜን ስቆርጥ ስለዚህ አልቆረጥም አቆየዋለሁኝ። እና ደግሞ በዘመናዊ መልኩ ቅርጽ አውጥቼለት በሚሲብና በሚማርክ መልክ የሆነ መልክ እንዲሰጠኝ ነው እምፈልገው።

አስተያየት መቀበል ትወዳለህ ወይ የሚል ነው? አስተያየት መቀበል እወዳለሁ አስተያየት በጣም ይጠቅማል። ማለት ጥሩም ይሁን መጥፎ አስተያየት ያው ይገነባል እኛ ባላየነው መንገድ ሌላ ሰው ሊያየው ይችላል። እኛ የምናደርጋቸውን ነገሮች ስለዚህ ስህተትም ከሆነ ለማረም ስህተትም ካልሆነና መልካም ከሆነ ደግሞ ያንን ይዞ ለመቀጠል ለበዛው ለመቀጠል። አስተያየት መቀበል በጣም አስፈላጊና ግድ ነው። እኔ አስተያየት በጣም እቀበላለሁ እወዳለሁ። የሚነግሩኝን አስተያየት ከግለሰብ ሳይሆን እኔን ለመገንባት ክነሱ የመናገር ነጻነት በስተጀርባ እኔን ለማስተካከል ለመገንባት ስላሰቡ ነው በሚል ቀና አመለካከት ነው የምቀበለው። ስለዚህ እነሱ ጓደኞቼም ይሁኑ ዘመዶቼ ቤተሰቦቼ የሚነግሩኝ አስተያየት እኔን ለማስተካከል ለማነጽ ስለሆነ። ተቀብዬ ትክክል ከሆነ አስብበትና በትክክል ይሄ አስተያየት የሚጠቅመኝ የሚመጥነኝ ከሆነ በአግባቡ ተገብረዋለሁ። ያንን አስተያየት እንደዚህ አታድርግ እንዲህ ማድረግ የለብህም ወይ ደግሞ ይሄን አድርግ ብታደርግ ጥሩ ነው የሚሉትን ነገሮች ተቀብዬ ለማስተካከል ነው ጥረት የማደርገው ማለት ነው። እንጂ ዝም ብዬ አልተወውም። ሰምቼ እሺ ብዬ አላልፈውም። ለማስተካከል ጥረት አደርጋለሁ። ብዙ ለውጦችንም አጊኝቼበታለሁ በዚህ አማካኝ በዚህ ምክር በመቀበል አስተያየት በመቀበል ማለት ነው። ያሻሻልኳቸው የለወጥኳቸው ነገሮች ብዙ ናቸው። ስለዚህ አስተያየት እቀበላለሁ እወዳለሁ። የሚሰጡኝን አስተያየት ደግሞ ከመልካም አንፃር ነው እንጂ የማየው ከክፋት አይደለምና። አስተያየት መቀበል በጣም አስፈላጊ ነገር ነው ብዙዎቻችን እሱን እሱን ነገር ላይ ትኩረት ብንሰጥ ጥሩ ይመስለኛል።

ብስክሌት ትጋልባለህ ወይ የሚል ነው? ብስክሌት አልጋልብም። ከዚህ በፊት ያው አልነዳም ነው ሚባለው። መገለብ ለፈረስ ነው። ግን ብስክሌት ለመገለብ ሞክሬያለሁ። ከዚህ በፊት ለመንዳት ልጅ እያለሁ ነድቼ ነበረ። ግን አጋጣሚ ቁንጣ አድርጌ ነውና ያስነዳ የነበረው ቁልቁለት ላይ ወደኩኝ ከዛ እግሬ ተላጠ ደማ። ከእሱ ጉዳት በኋላ ብዙ ያው ፍራቻ አደረብኝ መሰለኝ። ብዙም ትኩረት ሰጥቼ አልተከታተልኩትም። እና በዛው ተውኩት አልተለማመድኩም። ስለዚህ አሁንም ብስክሌት መንዳት ብዙ አልችልም። ምናልባት ልጆቸን ለማስተማር ነው አሁን ያኔ እቅድ እናም ብስክሌትም መኪናም በ መንዳትና መልመድ አለባቸው። ጠቃሚ ስኪል ስለሆኑ ከዚህ ልጆቼን አስተምራቸዋለሁ ብዬ አስባለሁ። እንጂ እኔ ከዚህ በኋላ ብዙም ትኩረት የለኝም። አጋጣሚ እግዚአብሔር ብሎ እድሉን ካገኘው ግን ብነዳ ደስ ይለኛል።

ኮከቦችን መመልከት ትወዳለህ ይላል አዎ በጣም እወዳለሁ። በተለይ ይሄ ሾቲንግ ስታር ወይም ደግሞ ተወርዋሪ ኮከብ ነው የምንለው እኛ ተወርዋሪ ኮከብ ጅራታሙ ኮከብ ይባላል። ያው ከኋላ ብርሃን እየፈነጠቀ ስለሚሄድ ካጋጠመኝ ሰማይ ላይ እሱን ማየት እወዳለሁ እፈልጋለሁ። ቢገጥመኝና ብሰራው ማነው ባየው ደስ የሚለኝ እሱ ነው። ብዙ ጊዜ ገጥሞኝ አያውቅም እንጂ ቢገጥመኝ ደስ ይለኛል። ኮከቦች የሚያምሩ ፍጥረቶች ናቸው። ብርሃን አላቸው ውበታቸው ደስ ይላል። ሰማዩ ላይ እንዲሁም ሲታዩ ግማሹ የተሰበሰበ ግማሹ የተበተነ ነው። ፍንጥቅጣቂያቸው ብርሃናቸው ደስ ይላል። ሰማይ ለሰማዩ ድምቀት ናቸው ከጨረቃዋ ጋር ደግሞ ሌላ ውበት ነው ያላቸው እና ደስ የሚል እይታ ምሽት ያደርጋሉ። እና መመልከት በጣም እወዳለሁ ኮከቦችን።

በብዙ ህዝብ መካከል መሆን ይመቻል ወይ የሚል ነው እኔ ብዙ በህዝብ መሃል እንዲህ በሰው መውጫ መካከል በተጨናነቀ ቦታ ላይ መሆን ብዙ ደስ አይለኝም። እኔ የምመርጠው ከተወሰኑ ከማቀርባቸው ከማውቃቸው ሰዎች ጋር ከሚመቹኝ ሰዎች ጋር አብሮ መሆን ወይ ደግሞ ብቻዬን ከኮምፒውተር ጋር ከስልክ ጋር ሆኜ የማላቀውን ማወቅ ጎግል ማድረግ፣ ስራ መስራት እንደዛ ነው እንጂ ከብዙ ሰው ጋር ህዝብ መሃል ምናምን ብዙም ፍላጎቴ አይደለም። ያን ያህል ኮንፈርትም አይሰጠኝም ሰው ሰው በበዛበት ቦታ መሰብሰብ ያን ያህል ደስ የሚል እንትን አይደለሁም። ድባብ የለውም እና ብዙ ቤታ አልመርጠውም ግን በብዙ ሰው መካከል መሆን አይመቸኝም።

የሙዚቃ መሳሪያ ትጫወታለህ ወይ? የሚል ነው በህይወቴ ተጫውቼው ማለውቀው የሙዚቃ መሳሪያ ነው። አንደኛውንም የሙዚቃ መሳሪያ ተጫውቼ አላውቅም። ምንም እስኪሉ የለኝም ሙዚቃ ዝም ብዬ እሰማለሁ እንጂ እኔ እዛ ውስጥ ገብቼ የሰራሁት ነገር የለም። ድሮ ሰንበት ትምህርት ቤት እየተማርኩ ማርያም ቤተክርስቲያን ናዝሬት ከበሮ መትቻለሁ አንድ ሁለቴ፤ ከበሮ ድራም ማለት ነው። ያው የኢትዮጵያዊው የኢትዮጵያው ከበሮ ወይም ድራም አንገት ላይ እጄታ አለው አንገት ላይ ተደርጎ ታቅፎ በትንሽና በትልቅ በኩል ድምጽ ይወጣል እሱን ከመዝሙሩ ሪትም ጋር እየጠበቁ መምታት ነውና ከበሮ መትቻለው እንጂ ሌላ የሙዚቃ መሳሪያ ተጫውቼ አላውቅም። ግን እንደ ሆቢ ክራር ክራር እማራለሁ ብዬ አቅጄ ነበረ ግን አልተመቻቸም አልተማርኩኝም እስካሁን ምናልባት ወደፊት እንግዲህ ጊዜ ካገኘው የምማረው የሙዚቃ መሳሪያ እሱ ሊሆን ይችላል ብዬ አስባለሁ። ክራር ወይ በገና

ታሪክ መንገር ትወዳለህ? የሚል ነው ታሪክ መንገር እወዳለሁ። አዎ ብዙ ታሪክ ተናጋሪ ባልሆንም ግን ሰዎች እንዲሰሙኝ እፈልጋለሁ። ቃላቶችን መርጬ በሚስብ መልኩ ታሪክን ማቅረብ እወዳለሁ። ታሪክን መንገር ጥሩ ጥሩ እንትን ነው። ጥሩ ችሎታ ነው። ቢኖረኝ በጣም ደስ ይለኛል። አፍ የሚያስከፍቱ በታሪክ ዙሪያ በደንብ የሚናገሩ ብዙ ሰዎች አሉና እንደውም እነሱን መስማት ሞር ደስታን ይፈጥርልኛል። እኔ እኔ ግን ታሪክን ለመንገር የዛን ያህል ብቃትም ባይኖረኝ ግን መናገሩን እወዳለሁ። ችሎታ ኖሮኝ እንደነሱ አጣፍጬ ያንን ታሪክ ባቀርበው እመኛለሁ። እስካሁን ግን ያው ታሪክን መንገር የምነግረው በራሴ መንገድ ነው።

የስራ ምኞቶችህ ምንድናቸው ይላል? እንግዲህ የስራ ምኞቴ ብዙ አይደለም አንደ አንድ በዚህ በኦንላይን ስራ መቀጠል ነው የራሴ ድርጅት እንዲኖረኝ እፈልጋለሁ። ትልቅ ድርጅት መክፈት እፈልጋለሁ። በተለይ ደግሞ በእውቀት የሚመራ ትልቅ ድርጅት እንዲሆን ነው የምፈልገው። ስለዚህ በስራ የስራ ምኞቴ። በዚህ በኦንላይን ስራ በደንብ ጠንክሬ የራሴን ስኪል አውጥቼ በተለይ ብሎክቼን ላይ ክሪፕቶ ከረንሲ ላይ ትሬዲንግ ላይ እዛ ላይ መሰማራት እፈልጋለሁ። እና ዶላሩን ምኑን ምኑን በደንብ እዛ ላይ በደንብ ማንቀሳቀስ እፈልጋለሁ። ስለዚህ የስራ ምኞቴ ይሄን ይመስላል።

የስራ ቦታ ደህንነት እንዴት ነው? የሚል ነው። እኔ የምሰራበት በ መስሪያ ቤት እንግዲህ የመንግስት ህንፃ ላይ ነው ያለነው። ጂ ፕላስ ሃያ የሚሆን ህንፃ ነው። በቻይኖች ኮንስትራክሽን የተሰራ ነው። ደረጃውን የጠበቀ ጥራት ያለው ቢሮ ውስጥ ነው የምንኖረው። በጣም ተመችቶን ደህንነታችን ተጠብቆ በ የስራችን አካባቢም እንዲሁ ሳቢና ማራኪ ነው ምቾት አለው በጣም። ስለዚህ ብዙም የሚያሳስበን ነገር የለም። ደስ ብሎን ነው ያለነው እና የስራ አካባቢ የስራ ቦታ ደህንነት እንደተጠበቀ ነው። እንዲሁም ደግሞ እንድስትሪዎች ጋር እየገባን በየ ሳይቱ እየሄድን ፕራክቲካሊ ስለምንደግፋቸው፣ የሙያ ድጋፍ ስለምናደርግላቸው፣ እነሱ ጋር ደግሞ ስንሄድ እንዲሁም የስራ ደህንነታችን እንዲጠበቅ ሴፍቲ ጫማ አድርገን፣ አሲድና ስለታማ ነገር እግራችንን እንዳይወጋ ቬስት አድርገን እንድንለይ ከሩቁ ሄሜት አድርገን ነው የምንገባው። ጓንት እንጠቀማለን ለስራ ቦታ ለሳይት ተብሎ ደግሞ ለብቻው ራሱን የቻለ ዩኒፎርም አለው። ስለዚህ የስራ ቦታ ደህንነታችን በደንብ የተጠበቀ ነው።